በምን ትመገባለህ? በተለያዩ እቃዎችም እመገባለሁ በሳህን በባቲ በትሪ ብዙን ጊዜ የማዘወትረው ያው በትሪ ነው ምክንያቱም ደስ የሚለኝ አብሮ ከሰው ጋር ተሰብስበው ከቤተሰብ ጋር ተሰብስቦ መብላት ደስ ስለሚለኝ። ብዙን ጊዜ የማዘወትረው በትሪ ነው። እና በሀገራችን ባህልም በብዙ አይነት መመገቢያዎች አሉ። ደስ የሚሉ መመገቢያዎች በተለይ በገጠራማው አካባቢ በሞሰብ ደስ የሚል ባህላዊ አቀራረብ አለ። እና እኔ ግን ብዙ ጊዜ የምመገበው እንዳልኳችሁ በትሪ ነው። ለብቻዬ ከሆንኩ ደግሞ አንዳንዴ በባቲ የምመገብበት ቀናቶች አሉ። ያው ብዙውን ጊዜ ግን ምመገብ በትሪ ነው። እና በትሪ ደስ ይለኛል። በስር እንጀራ አድርጌ ከዛ በኋላ ወጤን አስቀምጬ የምፈልገውን ወጥ የሰራሁትን በየአይነት አስቀምጬ ደስ የሚለኝን እንደዛ አድርጌ መመገብ ነው። ብዙ ጊዜ ደስ የሚለኝ እና። እንደዛ ነው የምመገበው እና በትሪ ነው የምመገበው ደስ የሚልም በትሪ አዎ በትሪ ደስ ይለኛል

የሞንጎ ፍራፍሬ ብርቱካን ደስ ይለኛል ማንጎ ደስ ይለኛል። በይበልጥም የምወደው ደግሞ ኢንጆሪ ኢንጆሪ ደግሞ በጣም ደስ ይለኛል በጣም ጣፋጭ ነው። እና ያው በሀገራችን በጣም ብዙ አይነት ፍራፍሬ አለ። ደስ የሚሉ ማንጎ አለ ፓፓያ አለ አፕል አፕል በጣም ደስ ይለኛል እወዳለሁ። እና አፕል አለ ባርኮሎሚ የሚባል አለ ሎሚ አለ ፓፓያ አለ አቮካዱ አለ። ይሄን ደግሞ ደግሞ ለጤና ጠቃሚ እንደሆነ ሁላችንም እናውቃለን። የተለያዩ ነገሮችን ስጋ ነክ ነገሮችን ከምንመገብ ይልቅ ፍራፍሬ ነገሮችን ብንመገብ ያው ለጤና አርፍ ነው የታወቀ ነው። እና ለጤና ጠቃሚም ስለሆኑ ብዙ ጊዜ ፍራፍሬ ማዘውተር ደስ ይለኛል። የአቅሙ ጉዳይ ነው እንጂ ፍራፍሬ ባዘውተር ደስ ይለኛል። አፕል በተለይ አፕል ስበላ በጣም ነው ደስ የሚለኝ። ፕለምም አለ አፕል ፕለም እነሱ እነሱ ነገሮች ሁሌ ብመገብ ደስ ይለኛል። እንደገና ፍራፍሬ ደግሞ ያው ለጁስነት እንደሚሆንም ይታወቃል። እና ወዲያው የደረሱ ጁሶችን ወዲያው የተፈጩ ጆሶችን እጠቀማለሁ። ፈራፈሪዎችን ማንጎ በተለይ ማንጎ አቮካዶ ሁለቱን በማደባለቅ እንደሱ አይነት ነገሮችን ብዙ ጊዜ እጠቀማለሁኝ። እና በጣም ደስ ይላሉ ጣፋጭ ናቸው በጣም ደስ የሚል ቃና አላቸው። እና አዎ ፍራፍሬ ለአጠቃላይ ለጤና አሪፍ ነው። እና ብዙ ጊዜ ፍራፍሬ ነው ደስ ይለኛል ያው የምወደው አፕል። የምትወደው ፍራፍሬ ምንድነው? አደል አፕል አፕል በጣም ደስ ይለኛል አፕል በጣም ጣፋጭ ነው። ደስ የሚል ቃና አለው እና አፕል ደስ ይለኛል የለም

አዎ ከጎረቤት ጋር ጥሩ ግንኙነት አለኝ ደስ የሚል ግንኙነት አለ። ማህበራዊ ግንኙነት ላይ አሪፍ ነን። ያው የሚያስፈልገንን ነገር ከእነሱ እንቀበላለን የጎደለን እነሱም የጎደሏቸውን ነገር ከእኛ ይጠይቃሉ። እንዲሁም ደግሞ በሀዘን በችግራቸው በደስታቸውም ጊዜ እነሱ እንደርስላቸዋለን እነሱም እኛ ባዘንን ሰዓት በቸገረን ሰዓት። በደስታችን ሰዓትም አብረን ነው የምናሳልፈው እና ከጎረቤት ጋር ብዙ ደስ የሚል ግንኙነት ነው ያለን እንዳንዳንድ ጎረቤት የሚያጨቃጭቅ ነገር የለም። አንቺ ትብሽ እኔ ትብሽ ተባብለው ሀዘን ቤት ሲኖርም በአንድ እንጀራ አዋጥተው በአንድ ላይ ሄደን። ደስ የሚል ነገር ሰርግ ካለም እሰይ ተብሎ አብሮ ተደግሶ። ያው የሚቸግር ነገር ካለ። ሳፋ ምናምን ካስፈለገም ከጎረቤት እንደዚህ ዛሬ ታውሽኝ ተባብለን ዛሬ እኛ የሌለንን ነገር ከእነሱ ተቀብለን እነሱ የሌላቸውን ነገር ደግሞ ነገ ከእኛ ተቀብለው ተከባብረን ደስ በሚል ሁኔታ ተሳስበን በአንድነት በፍቅር። ከጎረቤቶቻችን ጋር ጥሩ ግንኙነት ደስ የሚል ግንኙነት አለን እስካሁን በጣም ደስ የሚል ግንኙነት አለን። እኛው ተዋደን ተከባብረን ተፈቃቅረን የምንኖረው ደስ በሚል ሁኔታ። እና አዎ ጥሩ ግንኙነት አለ

ዜና በመስመር ላይ አላነብም ብዙ ጊዜ እ ግን ማንበብ። እ ያው ሚያስፈልግ ዜና እና በደምብ አሪፍ ዜና ከሆነ አው በመስመር ላይ አነባለሁ ሰላም ሰላም ጤና ይስጥልኝ ውድ ተመልካቾቼ ዛሬ የማቀርብላችሁ ስለ አካባቢ ንብረት ሲሆን የአካባቢው ንብረት ያለበት ሁኔታ ደስ የሚል ፀሀያማና ሙቀታማ ነው። እ ያው ዜና የማቅረብ የመሞከር ባህሪ ማለት የተወሰነም ቢሆን እችላለሁ። እና እዚህ ልበላችሁ በደንብ እ ሰላም ሰላም ውድ ተመልካቾቼ እንደምን ቆያችሁ። እኔ ሄለን ነኝ የዛሬው የአየር ንብረት ሁኔታ ደስ የሚልማ ፀሀያማና ነው። በቀጣይ ወር ግን ክረምት ስለሚገባ ዝናባማና ድመናማ ስለሚሆን ሁላችሁም ዣንጥላ ይዛችሁ ከቤታችሁ እንድትወጡ ስንል አሳውቀናል። የአየር ንብረት ጤና ማዕከል እናም እያሉ ሲያቀርቡ በጣም ደስ ይሉኛል ይስቡኛል። እና ዜና በመስመር ላይ ባላነብም እንደዚህ ድምፃቸውን መስማት ግን በጣም ደስ ይለኛል ምክንያቱም የሆነ ደስ የሚል ቃና ስላላቸው። ደስ ይለኛል ዜና በመስመር ላይ እ ባላነብም ድምፃቸውን ግን እከታተላለሁ። ሰላም ጤና ይስጥልኝ ሲሉ ራሱ በጣም ደስ የሚል ነገር አላቸው። እና እ በመስመር ላይ እከታተላለሁ

የስራ ምግባር ታከብራለህ? አዎ። የስራ የተለያዩ ስነ ምግባሮች አሉ። በደንብ አከብራለሁ፤ ያው የስራ ዋናው ከስራ በፊት የሚቀድም ስነ ምግባር ነው ብዬ አምናለሁ። ምክንያቱም አሁን ለምሳሌ ደንበኛ ለመሳብ የግድ ፊት ፈገግታ መኖር አለበት፤ አክብሮት መኖር አለበት። መቸም አክብሮት ሳይኖር እያመናጫጨክ ደንበኛ ይመጣል ማለት ዘበት ነው። እና ከምንም በላይ ስራ ከመስራት በፊት ስነምግባር ግድ ነው ብዬ አስባለሁ። እና ያው የግድ ስነምግባርህን መጠበቅ አለብህ። ምክንያቱም ስነምግባር ሲኖርህ ነው ደንበኛ የምትስበው። ሰውም ደስ ብሎት፤ ወይ እሷ ልጅ እኮ ደስ ስትል፤ ፈገግታዋ፣ አክብሮቷ እያለ ካንተ ሊመጣ የሚችለው። እና ከምንም በላይ ከስራ በፊት የሚቀድም ስነምግባር ነው ብዬ አምናለሁ። ምክንያቱም ስነምግባር ከለለ ደንበኛ የለም። ስነምግባር ከለለ ገዢ የለም። ስነምግባር ከለለ ምንም ነገር የለም። እና ስነምግባር መኖር አለበት ብዬ አምናለሁ። እና ለስራ ስነምግባር አሁን በደንብ አከብራለሁ። ምክንያቱም ስነምግባር ሳላከብር ስራ ሰራሁ ማለት ስለማልችል። ስለዚህ ይሄ ዋናው ስነምግባር ስለሆን፣ አዎ ስነምግባር አከብቃለሁ።

የምወደው መተግበሪያ ምንድነው? ክሮም ክሮም ይሄ ደስ እሚለኝ መተግበሪያ ነው። አሪፍ መተግበሪያ ነው ምክንያቱም ሁሉን ነገር የምታገኝበት ነው። የፈለከው ምንም ሆና ምንም አብዛኛውን ነገር እምታገኝበት መተግበሪያ ስለሆነ ይሄኛው መተግበሪያ ከምንም በላይ ከሁሉም በላይ በጣም ደስ እሚለኝና እምወደው መተግበሪያ ነው። ምንም ፈለክ ምንም የትኛውንም ነገር ማውረድ ተፈለክ ምንም ነገር መጠቀም ከፈለክ ሶሻል ሚዲያው ላይ መገናኘት ከፈለክ በጣም ብዙ ነገር መገናኘትና ማድረግ ከፈለክ አሪፍና ተመራጭ ይሄ ስለሆነ ክሮም ደስ ይለኛል

አዎ የተለያየ ጓደኞች አሉኝ ያው በስራ ቦታ ሳይሆን በትምህርት ቤትም የማውቃቸው በጣም ብዙ አይነት የተለያዩ ጓደኞች አሉኝ። እና ያው በጣም ብዙ ጓደኞች አሉኝ በጓደኞቼ ደስተኛ ነኝ። ደስ ደስ የሚል ጓደኞች አሉኝ ያው የኔን ክፉ የማይፈልጉ። እኔም የነሱን ክፉ አልፈልግም ወድቀው ማየት አልፈልግም ሁሌም ቢሆን ደስተኛ ሆነው እንዲኖሩ ነው የምፈልገው። እና አዎ ብዙ ጓደኞች አሉኝ እና ደስተኛ ነኝ። በጓደኞቼም እነሱም እንደዛው እነሱም ስለ ጓደኞቼ አውርቸ መጥገብ አልችልም። ሀይለኛ አንዲት በጣም ቤስት ጓደኛ አለችኝ። እና በጣም ምወዳት ማከብራት በቃ በጣም ደስተኛ ነኝ በሷ። ምክንያቱም በጣም አሪፍ ልጅ ናትና ያው ስለኔ ክፉ ነገር ሰው እንኳን ሲነግራት አትሰማም። እኔም እንደዛው። እና ስለ ጓደኞቼ ተናግሬ አላውቅም። ማለት ተናግሬ አልጠግብም እና አዎ ብዙ ጓደኞች አሉ።

ምን የቤት እቃዎችን ትጠቀማለህ ብዙ አይነት የቤት እቃዎችን እጠቀማለሁ። ያው በጣም ብዙ አይነት ማለት ነው። ለምሳሌ የወጥ መስሪያ ብረት ድስቶችን ሳህኖችን እጠቀማለሁ። የተለያዩ የወጥ መስሪያ ሰሀኖችን ብረት ድስቶችን ማንካዎችን እጠቀማለሁ። እንደገና ደግሞ በጣም ብዙ አይነት ናቸው ብቻ የምትጠቀማቸው ሳህኖች የምግብ ማቅረቢያ ብረት ድስቶችን እንጠቀማለን። የመግብ ማቅረቢያ ሳህኖችን ትሪ እጠቀማለሁ። የተለያዩ ማንካዎችን እጠቀማለሁ። የእቃ ማጠቢያ ሳፋዎችን የልብስ ማጠቢያ ሳፋዎችን ብቻ በጣም ብዙ አይነት እቃዎችን እጠቀማለሁ

በቤት ውስጥ መሆን ነው የምመርጠው ምክንያቱም በቤት ውስጥ ነው በነጻነት ደስ ብሎ የምትውለው እና ውጭም መሆን ብዙ ጊዜ አልመርጥም ምርጫዬ አይደለም በጣም ደስ አይለኝም ምክንያቱም ውጪ ላይ ጫጫታ አለ የተለያየ ነገር ስላለ ቤት ውስጥ መሆኑ ነው ለኔ ምቾት የሚሰጠኝ እና ቤት ውስጥ ነው መሆን ምመርጠው። ምክንያቱም ምትፈልገውን ነገር ታደርጋለህ ቤት ውስጥ ዝምታው ደስ ይላል የፈለከውን ነገር ማሰብ ትችላለህ ደስ የሚል ነገር አለው። እና ውጭ ከመሆን ይልቅ ቤት ውስጥ መሆን ሰላም ይሰማኛል ለኔ ሰላም ይሰጠኛል። ምክንያቱም ብዙ ጫጫታ የሰው ጫጫታ ስለማልወድ ይመስለኛል። ከውጭ መሆኑ በጣም ነርቨስ ያደርገኛል ደስ አይለኝም። እና ቤት ውስጥ መሆኑ ለኔ ተመራጭ እና ደስ ይለኛል ለኔ ተመራጭ ነው

በቤቴ ልዩ የሆነ መቀመጫ አዎ እለኝ አለችኝ አንዲት ሶፋ እና ብዙም ጊዜ አዝወትሬ የምቀመጥባት እኔ ስለሆንኩኝ የሄለን መቀመጫ ትባላለች። ያው የሌሎች የእህቶቼም የወንደሞቼም እሰንደዛው ሌላ ስላላቸው ያው አዘውትርን በምንቀመጥበት ነው እንጂ ያው ልዩ እኔ ብቻ እምቀመጥበት ማለት አይደለም። ግን አዘወትረን ቶሎ እምንቀመጥበት አለ አይደለ ምርጫችን የሆነ ልክ እንደዛ የሆነ መቀመጫ አለኝ። እና የሄለን መቀመጫ ይባላል። ብዙም ጊዜ እና አለኝ አዎ ብዙም ጊዜ አዘወትሬ እምቀመጥበት ነው እንጂ የኔና የኔ ብቻ አይደለም ሌሎች ሰዎችም ይቀመጥበታል። ብዙም ጊዜ የማዘወትረው ፈጠኜ እምቀመጥበት እኔ ስለሆንኩ ነው። እንጂ የግድ የኔ ብቻ ሆኖ ሳይሆን አለኝ ዞሮ ዞሮ አለኝ አዎ።

አዎ በመስኮት ጎን ተቀምጬ የተለያዩ ተፈጥሮአዊ ነገሮችን እፅዋቶችን አትክልቶችን ፍራፍሬዎችን ማየት በጣም ደስ ይለኛል ያው ምቾት ይሰጠኛል። እና በቤት በመስኮት መቀመጥ ደስ የሚል ነገር አለው። በጣም ደስ ይላል ብዙ እይታ ስለምታይ በመስኮት ተቀምጠህ ብዙ ነገሮችን ስለምታይ ደስ የሚል ስሜት ይሰጣል። እና በመስኮት መቀመጥ አዎ ደስ ይለኛል እወዳለሁኝ። አዎ በደንብ ደስ ይለኛል በጣም ደስ የሚል ነገር አለው። ምቾት ይሰጣል በጣም እና አዎ ደስ ይለኛል። በመስኮት ተቀምጬ ብውል እራሱ በጣም ደስ ይለኛል።

የስራ ቦታህ እንዴት ነው? እኔ እኮ የስራ ቦታ የለኝም ያው ስራ ቦታዬ ማለት ከቤት ነው ቤት ውስጥ ነው የተለያዩ ስራዎችን የምሰራ እንጂ። ብዙ ጊዜ ትምህርት ላይ ስለሆነ ሀሳቤ ይሄ ነው የምለው። የስራ ቦታ የለኝም። እና የስራ ቦታየ እንዳልኳችሁ ቤቴ ነው ቤቴ ደግሞ እንደዚህ የምትል ናት እና እሷ ናት የሰራ ቦታዬ። እንጂ ብዙም ጊዜ ትምህርት ላይ ስለሆነ። ይሄ ነው የምለው የሰራ ቦታ እስካሁን የለኝም። ሲኖረኝ ግን እንደዚህ እንደዚህ ነው ብዬ አሳውቃችኋለሁ። አሁን ለጊዜው ቤቴ ስለሆነ ቤቴ ነው የሰራ ቦታዬ

በአግሬ በጣም ብዙ ርቀት መሄድ አልችልም ትንሽ ቶሎ የመድከም ባህሪ አለኝ እና በጣም ብዙ ርቀት አልሄድም ቢያንስ የተወሰነ ከአንድ እስከ ስንት ኪሎ ሜትር ማለት ይቻላል? አንድ አስር አራት አራት በቃ አራት አምስት ኪሎ ሜትር። ከዛ ያለፈ ግን መሄድ አልችልም ቶሎ የመድከም ባህሪ አለኝ እና ቶሎ እደክማለሁ። የማልወዳቸው ነገሮች ነገር ቢኖር አንዱ የእግር ጉዞ ነው። የእግር ጉዞ በጣም ነው የምጠላው በጣም ቶሎ የመድከም ባህሪ ስላለን። የእግር ጉዞ አልወድም በጣም ያስጠላኛል። በጣም በጣም እና የእግር ጉዞ ስለማልወድ ብዙም የእግር ጉዞ እግር ጉዞ ተራማጅ ነኝ ማለት አልችልም። እና የእግር ጉዞ ደስ አይለኝም። ቢያንስ በቃ በዛ ከተባለ ከሄድኩኝ እስከ አምስት እስከ ስድስት ሴንቲሜትር ያህል መንገድ ነው ማለት ኪሎሜትር ያህል መንገድ ነው እንጂ ከዛ በላይ የመሄድ አቅም የለኝም

በጧት መመገብ ደስ የሚለኝ እንጀራ ፍርፍርን ፍርፍር ደስ ይለኛል። በጧት መመገብ እንዴት አድርጌ መሰላችሁ ማዘጋጅ ሽንኩርት እከትፋለሁ በደንብ አድርጌ ከዛ በኋላ ያን የከተፍኩትን ሽንኩርት በዘይት እጠብሰዋለሁ። ከዛ በዘይት በደንብ አድርጌ ከጠበስኩት በኋላ ትንሽዬ የውሃ እያደረኩ አቁላላዋለው በላዩ ላይ በርበሬ ጨምረና ከዛ በደንብ ያን ካቁላለሁ በኋላ ውሃ አደርግበትና የሚበቃውን ያህል ውሃ ያ ውሃ ሲፈላ እንጀራ አይነት አስገብቼ ፍርፍር አዘጋጀው ማለት ነው። እና ብዙ ጊዜ በጧት የምመገብ እሱን ወይም ደግሞ ሻይ ሻይ በዳቦ ደቦ ደግሞ ያው ብዙ አይነት አሰራር አለው። ዳቦ ሊጡን ካቦከው በኋላ ከዛ በኋላ ጉጉዬ ደመቅ ሲል ዳቦዬን በማድረግ በማገላበጥ አብስዬ ያን ዳቦ እመገባለው ማለት ነው። ዳቦ ያው ብዙ አይነት የዳቦ አይነት አለ የውሃ ዳቦ አለ ዳቦ አለ ኖርማል የቤት ዳቦ አለ። እና ያው ብዙ ጊዜ የሚመቸኝ የቤት ዳቦ ስለሆነ የቤት ዳቦ አዘጋጅቼ እሱን በሻይ ቁርስ ላይ እመገባለሁ ማለት ነው።

የምሳ እረፍቴ ብዙም ጊዜ አይደለም ከስድስት ሰዓት እስከ ስምንት ሰዓት ባለው ነው የምሳ እረፍቴ ማለት ነው። ከስድስት ሰዓት እስከ ስምንት ሰዓት ባለው መመገብ እችላለሁ ያው ምሳዬን በዛን ሰዓት በፈለኩት ሰዓት መመገብ እችላለሁ ማለት ነው። እስከ ስምንት ሰዓት ባለውና ያው ብዙ እረፍት አለኝ ማለት እችላለሁ እስከ ስምንት ሰዓት ባለው ምሳየን ተመጋግቤ ምናምን ነው። አዙሬ ወደ ትምህርት የምገባው እና እስከ ስምንት ሰዓት ባለው ባለኝ የምሳ እረፍት ማለት ነው። ምሳዬን የምበላበት ያው እስከ ዘአን ሰዓት በለው ነው እና። በቃ በሰባት ስድስት እስከ ሰባት ስምንት ያው ለሶስት ሰዓት ያህል ማለት ነው። እና በሶስት ሰዓት ውስጥ በፈለኩት ሰዓት የመመገብ እድል አለኝ ማለት ነው። ያው እኔ ብዙ ጊዜ የማዘወትረው ግን ሰባት ሰዓት ተኩል አካባቢ ነው። ሰባት ሰዓት ተኩል አካባቢ መመገብ ደስ ይለኛል እና በዛን ሰዓት ነው ብዙ ጊዜ የማዘወትረው